የስራ ግምገማ ታደርጋለ? ጥሩ ጥያቄ ነው በምሰራቸው ስራዎች ሁሉ ግምገማ አደርጋለሁ ግምገማዬም የሚያካትተው የስራየን ጠንካራና ደካማ ጎኖች በመለየት ነው የስራዬን ጠንካራና ደካማ ጎኖችን ከለየሁ በኋላ ደካማ ጎኖቼን በማስተካከል ጠንካራ ጎኖቼን ደግሞ በዚያው እንዲቀጥሉ በማድረግ በየጊዜውም የምሰራቸውን ስራዎች እገመግማለሁ

ጊዜዬን በአግባቡ አስተዳድራለሁ ጊዜዬን በአግባቡ ማስተዳደር ማለት በእቅድ በመመራት የማንኛውንም ስራዎች በእቅዱ በተሰጠው ጊዜ ገደብ ማከናወን ነው። ስለዚህ እኔም ለእያንዳንዱ ስራዎች የጊዜ ገደብ አከናውንላችኋለሁ የጊዜ ገደብ ካዘጋጀው በኋላ በዚያ የጊዜ ገደብ መሰረት ስራዎችን እያንዳንዱን በዚያ አከናውናለሁ። ስለዚህ ጊዜዬን በአግባቡ አስተዳድራለሁ።

ልዩ ችሎታዬ የተለያዩ ስራዎችን በአግባቡ እሰራለሁ በተለይ ደግሞ የቴክኖሎጂ ስራዎችን አዳዲስ የሚጨመሩ የቴክኖሎጂ ስራዎችን በቀላሉ ለመልመድና ለመስራት ችግር የለብኝም በቀላሉ እለምዳለሁ። አንዳንድ የኮዲንግ ስራዎችን የዌብሳይት ዲዛይን ስራዎችን የቪዲዮ ኤዲቲንግ ስራዎችን የፎቶ ኤዲቲንግ ስራዎችን። በአግባቡ እሰራለሁ እነዚህን ሁሉ ስራዎች ስሰራ በቀላሉ ለምጃቸው የሰሯቸው ስራዎች ናቸው

ስራዎቼ ጥራት ያላቸው እንዲሆኑ እጥራለሁ እያንዳንዱ ስራ ጥራት ያለው ስራ መሆን ይጠበቅበታል አንድ ስራ ጥራት አለው የሚባለው በጥሩ ሁኔታ የተዘጋጀ በትክክለኛው የስራ ሂደት ያለፈ ከሆነ ነው። እኔም ጥራት ያለውን ስራ አቀርባለሁ ብዬ የማስበው በዚሁ ልክ ነው፤። እያንዳንዱ ስራን ከመስራቴ በፊት ስለ ስራው አሰራር ያ አውቃለሁ ስለዚህ ይሄንን የስራውን አሰራር ተረድቼ በአግባቡ ጊዜ በሚያስፈልገው ልክ የሚፈጀውን ጊዜም በአግባቡ መድቤ። በጥራት ስራዎቼን እሰራለሁ

ጥሩ ጥያቄ ነው በየጊዜው የተለያዩ የኢሜል መልእክቶችን ከአንዱ ወደ ሌላ እልካለሁ። የስራ ጉዳይን የሚመለከቱ የኢሜል መልእክቶችን እላላካለሁ። በየቀኑ ከተለያዩ ደንበኞች ጋራ ከአምስት እና ከስድስት በላይ የሚደርሱ ኢሜሎችን እልካለሁ። የተለያዩ ኢሜሎችም የምልካቸው መልእክቶች የጽሁፍ መልእክቶች አሉ የቪዲዮ እንደዚሁም ደግሞ ሌሎች ፋይሎችም የተካተቱበት የኤሚኤል መልእክት ለሌሎች አደርሳለሁ። አንዳንድ አስቸኳይ ስራዎች ሲኖሩ እንደዚሁም ደግሞ የምፈልጋቸው መረጃዎች ሲኖሩ በኢሜል እልካለሁ

ጨው ምግብን ለማጣፈት ይጠቅማል። በመጨረሻ ማንኛውም ምግብ ከተዘጋጀ በኋላ ጨው የሚያስፈልጋቸው ምግቦች በሙሉ በመጨረሻ ጨው ይጨመርባቸዋል። ጨው ምግብን የሚያጣፍጥ ቢሆንም በብዛት ከተወሰደ ደግሞ የተለያዩ በሽታዎችን ያስይዛል። ለምሳሌ የኩላሊት ህመምን ያስከትላል። ስለዚህ ጨው በብዛት በማንኛውም ምግብ ላይ እንዲሆን አይመከርም

በመስመር ላይ የተለያዩ የዜና ንባቦችን እሰራለሁ በተለይ ዩቲዩብ ላይ በምሰራቸው ቪዲዮዎች ላይ የተለያዩ የመስመር ዜናዎችን አነባለሁ። እነዚህ የመስመር ዜናዎችን ለማንበብ በመጀመሪያ ደረጃ ዜናውን ማዘጋጀት ዜናውን ለንባብ እንዲመች አድርጎ መጻፍ ከዚያም ደግሞ ዜናውን በሚገባ ማንበብ ያስፈልጋል፤። ማንኛውም ዜና እውነተኛ ታማኝ የሆነ ግልጽ የሆነ ሌሎች ሲሰሙትም በአግባቡ ሊሰሙት የሚችሉ ጥሩ ዜና መሆን አለበት፤

በመስታወት ላይ ብዙ ጊዜ አላሳልፍም ማንኛውም ሰው ጠዋት ከመኝታው ተነስቶ ወደ ስራ ቦታና ከቤቱ ወጥቶ ወደ ልዩ ልዩ ቦታዎች በሚሄድበት ጊዜ ፊቱን መስታወት ላይ ይመለከታል። እኔ እንደዚህ ያለ ልምድ የለኝም ብዙ ጊዜ መስታወት ላይ ራሳቸውን የሚመለከቱ ሴቶች ናቸው። እኔ በመስታወት ላይ ያንን ፊቴን ሁል ጊዜ የመመልከት ልምድ የለኝም። ስለዚህ ብዙ ጊዜ የማጠፋበት ጉዳይ አይደለም

አንድ ስራ የስራ መደቡ የሚፈልገውን ሰው የስራ መደቡ የሚፈልገውን ልምድ ከህሎት የትምህርት ዝግጅት የትምህርት ደረጃውን የጠበቀ ሰው ለማግኘት የቅጥር ሂደቶች ይጀመራሉ የቅጥር ሂደት የሚጀመረው ለክፍት ስራው ቦታ የሚያስፈልገውን የሰው ብዛት ከማወቅ ይነሳል ስለዚህ ለዚህ የሚያስፈልገውን የሰው ሀይል መጠን ለማግኘት ደግሞ የቅጥር ማስታወቂያዎች ይለጠፋሉ በቅጥር ማስታወቂያዎች በተለጠፈው መሰረት ሁሉም ያንን የሚያሟላ ሰው ሁሉ ይመዘገባል የተመዘገቡ ሰዎች ለፈተና ብቁ የሆኑት ይለጠፉና ዝርዝር እንዲታ እንዲያውቁ ይደረጋሉ እየተደወለም ይነገራቸዋል የጽሁፍ መልእክትም እንዲደርሳቸው ይደረጋል። ከዚህ በኋላ እነዚህ ለፈተና ዝግጁ የሆኑ ሰዎች ፈተናውን ይወስዳሉ። ፈተናውን የሚያልፉ ሰዎች ለዚያ ቦታ የሚመጥኑ ሰዎች ናቸው ተብሎ ስለሚታመን እነዚህ ሰዎች ይቃጠራሉ ማለት ነው።

አዎ አለኝ። የተለያዩ የቪዲዮ ኤዲቲንግ ስራዎችን ለመስራት፤ የድምጽ ቀረጻ ለማድረግ ፎቶዎችን ለማቀናበር እንደዚሁም መስመር ላይ ዩቲዩብ ላይ ፌስቡክ ላይ ቲክቶክ ላይ እና ሌሎች የመገናኛ ማህበራዊ ሚዲያዎች ላይ መልእክቶችን ለመጻፍ መልእክቶችን ለማንበብ የተለያዩ የኢሜል መልእክቶችንም ለሌሎች ለመላክ የተላኩትንም ለማንበብ ላፕቶፕ እጠቀማለሁ። ስለዚህ አሁንም የተለያዩ ቪዲዮዎችን እየተመለከትኩበት ያለው በዚሁ ነው።

ጥሩ ጥያቄ ነው አዎ ብዙ ጊዜ የሁሉም ሰው ላይ የሚነበብ የፊቱ ላይ የሚነበብ የሚታይ ስሜት አለ። ማንኛውም ሰው በፊቱ ላይ ስሜቱን ይገልጣል። ሰው ሲደሰትም ሆነ ሲከፋ በፊቱ ላይ ስሜቶቹን ያሳያል። እንደዚህ ሁሉ እኔም ስከፋም ሆነ ስደሰት ስሜቴን ፊቴ ላይ አሳያለሁ።

አዎ ቃል አክባሪነት በጣም የሚገባ ጉዳይ ነው። አንድ ሰው በሃይማኖትም ሲኖር በሌላም ጉዳይ ቢኖር ቃሉን መጠበቅ አለበት። የተለያዩ ስራዎችን ለመስራት የተለያዩ ቀጠሮዎችን ሊቀጥር ይችላል ሰው ወይም ደግሞ በዚህ ቀን በዚህ ጊዜ እንደዚህ አደርጋለሁ ብዙ ብሎ ለሌሎች ሰዎች ቃል ሊገባ ይችላል ይህንን የገባውን ቃል መፈጸም ይገባል። ምናልባት አስገዳጅ የሆነ ጉዳይ ገጥሞ ያንን ቃል ለመጠበቅ የሚያስገድድ ካልሆነ በቀር ማንኛውም ሰው የገባውን ቃል መጠበቅ አለበት

አዎ፣ በሌሎች ከመረዳት ይልቅ ሌሎችን መርዳት ጥሩ ነው። ማንኛውም ጉዳይ ላይ የተለያዩ ችግሮች ሊደርሱ ይችላሉ። ሰው የሚበለው ሊያጣ፣ የሚጠጣው ሊያጣ፣ የሚለብሰው ሊያጣ፣ የተለያዩ ችግሮች ሊደርሱበት ይችላሉ። ስለዚህ እንደነዚህ ያሉ ሰዎችን መርዳት ደስ ደስ ይላል። ከመረዳት ይልቅ በሌሎች ከመረዳት እንደዚህ አይነት ችግር ውስጥ ገብቶ ከመረዳት የተሻለ መርዳት ነው። ሰዎችን በመርዳት ውስጥ የሚገኝ ትልቅ ደስታ አለ።